የምትወደው ቁጥር ስንት ነው የሚል ጥያቄ ነው የቀረበልኝ። ያው እንግዲህ ቁጥሮች ብዙ ቁጥሮች የራሳቸው የሆነ የተለያየ ትርጉም አላቸው። እና ሰዎች ቁጥሮችን እንደፈለጓቸው ትርጉም የሰጧቸው ለተለያየ አላማ ያውሏቸዋል ለምሳሌ አሁን ቁጥር አንድ ቀደምተኝነትን የመጀመሪያ መሆንን ጥሩ መሆንን በሁሉም ነገር ጥሩ እንትን ክንውን ማሳየትን ሊወክል ይችላል። ሁለት ደግሞ መከተልን ሶስትም እንደዛው ማለት ነው። እና የተለያዩ ቁጥሮች በተለያየ ቦታ የተለያየ ትርጉም አላቸው። አሁን ለምሳሌ በዓላት የሚከበርባቸው የቀን ቁጥሮች እንደ በኢትዮጵያ ባህል ውስጥ እነዛ ቀናት የሚከበሩባቸው በዓላት የተለየ ትርጉም አላቸው። ሰው የቁጥሮቹ ሲጠሩ ቅኑን የማስታወስ በዓላቱን የማስታወስ እና የተለያዩ ነገሮችን የማስታወስ እንትኖች ስንባሌዎች ይኖሩታል። ከዛ ባለፈ በልደት በሰርግና በተለያዩ ነገሮችም ሳይቀር ሰዎች ለቁጥሮች የተለያየ ትርጉምን ይሰጧቸዋል። እና እኔም የተለየ ትርጉም ያለው ቁጥር ለኔ ምንድነው? ብትሉኝ የተወለድኩበት የልደቴ ቀን ቁጥር የተለየ ትርጉም እንዳለው አስባለሁ። ስለዚህ ከዛ ከዛ በመነሳት የተለያዩ ቁጥሮች የተለያዩ ትርጉም አላቸው። እነዛ ቁጥሮች ደግሞ የቁጥሮቹ ባለቤት ጋር ተወዳጅነትን ያተርፋሉ ይወደዳሉ ማለት ነው። ስለዚህ ከዛ በመነሳት እኔ የምወደው ቁጥር ታህሳስ አስራ አምስት አስራ አምስት የሚለው ቁጥር ነው ማለት ነው። ምክንያቱም አስራ አምስት የሚለውን ቁጥር ስሰማው ወይም ሳየው ያንን ቀን አስታውሰዋለሁ ለዛ ነው

የስራ እድገት እየፈለክ ነው በጣም ጥሩ ጥያቄ። የስራ እድገት ማለት መጀመሪያ አንድ ሰው ቀድሞ ከሚሰራበት ቦታ ወይም ቀድሞ ገንዘብ ከሚያገኝበት ቦታ የገቢ ምንጩ ከሆነበት ቦታ። በተለያየ ምክንያት ለምሳሌ የሚያገኘው ገንዘብ በቂ ባለመሆኑ። ደግሞ ሰውዬው እርካታ ሊሰማው ባለመቻሉ እረፍት ማግኘት ባለመቻሉ በተለያየ ምክንያት። የስራ እድገትን ወይም ስራ መቀየርን ሊፈልጉም ሊያስብ ይችላል ማለት ነው። ስለዚህ በተለያየ ምክንያት ሰው ስራ ይቀየራል እና አንዳንድ ጊዜ አንዳንድ ሰዎች በሚሰሩበት የመስሪያ ቤት። ያለምንም ምክንያት ግን ሰዎቹ እየሰሩ ባሉበት ስራ ውስጣዊ እርካታን ባለማግኘታቸው ስራቸውን ለመቀየር ይፈልጋሉ ስራቸውን ለመቀየር ያስባሉ። ነገር ግን እኔ አሁን በዚህን ሰዓት ሌላ ለየት ያለ ስራ የለኝም። ወደፊት ግን ወደ ስራው ዘርፍ በምትሰማራበት ጊዜ ስራ እድገትን መፈለግ ግድ የሆነብኝ ይመጣል። ምክንያቱም ጊዜውም እያደገ ስለሆነ አለምን በጣም እያደገች ስላለች በዚህ ሰዓት ጥቂት በሆነ ወይም በተገደበ ስራ መኖር ትንሽ ከበድ ሊል ስለሚችል ማለት ነው። ስለዚህ የስራ እድገትን መፈለግ ግድ ይሆንብኛል ያኔ አሁን ግን ተማሪ ስለሆንኩት ለየት ያለ የስራ እየሰራሁት አይደለም። ሌላም የሆነ የስራ ሀሳብም ፍላጎትም የለኝም ማለት ነው። ምክንያቱም ተማሪ ስለሆንኩት በዚህን ሰዓት ስራዬ ትምህርቴ ነው በትምህርቴ ጥሩ ውጤት። ለማስመዝገብ የቻልኩትን ያህል አቅሜ የፈቀደውን ያህል ማንበብ መጣር መሞከር ነው ማለት ነው። ስለዚህ ከዛ ባለፈ ሌላ ለየት ያለ እቅድም ሆነ አላማ የለኝም። ለስራ እና ይሄኛው ምናልባት አሁን አሁን እየሰራሁት ያለሁት ይሄኛው ድምጽ ቅጅ ስራ ምናልባት ጥሩ ገንዘብ ያስገኛል ብዬ አስባለሁ። ነገር ግን በዚህኛው ስራ አልረካም። ይሄኛው ስራ ከተሳካልኝ ለሌላ ስራም ሌላ አዲስ ሀሳብም የማሰብ እድሎችን ይፈጥርልኛል ብዬም ተስፋ አደርጋለሁ። ስለዚህ አሁን ግልጽ ለማድረግ ያህል ሀሳቤን ለየት ያለ የስራ እድገት እየፈለኩ አይደለም። ምክንያቱም ስራ እየሰራሁ ስላይደለ ማለት ነው። እና ሌሎች ጥቃቅን ስራዎችን የምሰራ ቢሆን ራሱ ምናልባት በነዛ ስራዎች ያለመርካት ስሜት ውስጤ ላይ ሊፈጠር ስለሚችል። ሌላ ሀሳብ ላስብ እችላለሁ ነገር ግን አሁን ለየት ያለ የስራ እድገት መፈለግ ላይ አይደለሁትም። ወደፊት ግን ወደ ስራው ዘርፍ በምሰማራበት ጊዜ ቅድም እንዳልኩት ወደ ስራ ዘርፍ በምሰማራበት ጊዜ አዲስ ስራ ወይም የስራ እድገትን የገንዘብ ጭማሪ መፈለግ ግድ ይሆንብኛል። ያኔ እሰራለሁ ማለት ነው ስለዚህ በአጭሩ የስራ እድገት እየፈለክ ነው ለሚለው ጥያቄ? በዚህ ሰዓት ተማሪ ስለሆንኩትና ለየት ያለ ስራ ስለሌለኝ ምንም አይነት ስራ እድገት እየፈለኩ አይደለም ጭራሽ እያሳሰበኝም አይደለም የወደፊት ህይወቴ። እና ለጊዜው ያለኝ ያለሁበት ሁኔታ ይሄን ይመስላል። እና እና ሌሎችም ጓደኞቼ በርግጥ በዚህን ሰዓት እኔ ባለሁበት እድሜ ላይ ያሉ ጓደኞቼ ለየት ያለ የስራ እንትን የላቸውም ልምድ የላችሁም ሁሉም ተማሪዎች ስለሆንን በቃ ዩኒቨርሲቲ ውስጥ ነው ያለው። ስለዚህ ለየት ያለ የስራ እድሉ አልተመቻችልንም ተማሪዎችም ስለሆንን እኛም ብዙ እያሳሰበን አይደለም። ስለዚህ ይሄ ነው ማለት ነው እስካሁን ድረስ ያለሁበት ሁኔታ። እና ወደፊት እስኪ አዲስ ነገር የሚመጣ ከሆነ በጊዜ ሂደትም ይሆናል

ፎቶ ማንሳት ትወዳለህ? በጣም ጥሩ ጥያቄ። ያው እንግዲህ ፎቶ ማንሳት ማለት የማይዳሰስ የማይጨበጥ ነገር ግን የሆነን የሚዳሰስና የሚጨበጥን ነገር። በስልካችን ላይ ወይም በዘመናዊ የፎቶ ማንሳ እቃዎቻችን ላይ በማይዳሰስ መልኩ ማስቀመጥ ለማስታወሻነት እንዲሆን ለአመታት ለብዙ ጊዜያትም ማስቀረት ማለት ነው ማለት ነው። ስለዚህ ፎቶ ሲነሳ ሰው ያለፈ ታሪኩን የማስታወስ የቀደመ ህይወቱን የማስታወስ እና በጣም በጣም ልጅ እያሉ ያለፋቸውን ነገሮች የማስታወስ እና የማሰብ እድል ይሰጠዋል ማለት ነው። እና ስለ ፎቶ ታሪክ ስናወራ። ቀድሞ በአባቶቻችን ጊዜ አባቶቻችን። የተለያዩ ቅርጻ ቅርጾችን በመጠቀም በዋሻዎች እና በተለያዩ ቦታዎች ላይ የሰዎችን ምስል። ዘመድ አዝማዶቻቸውን ለማስታወስ በሚፈልጉት ወይም በሚረዳቸው መልኩ ስሏቸው ያስቀምጧቸዋል ማለት ነው። እና እነዛንም የተለያዩ ታሪካዊ ዳራዎችን በምንመልከ በምንመለከትበት ወይም በምንመረምርበት ጊዜ ምስክር ይሆኑናል ማለት ነው። ከዛ ባለፈ ደግሞ ልክ ከዛ ጊዜ በኋላ። የሆነ ክር የሚመስል ብቻ ሰፋ ያለ ከአሁኑ በጣም ትንሽዬ የሆነ ወረቀት ላይ። በምን አይነት መልኩ እንደሚሆን ባላውቅም ግን። ፎቶዎችን በጣም ቀለም ቀለም በቀለም በሆነ በጣም በቀለም ባሸበረቀ መልኩ ያነሷቸዋል ማለት ነው። እና በዛ የተነሳው ፎቶ ባይኖረኝም ግን የዘመድ አዝማዶቼ የነበረኝ ቤታችን ብዙ እንደዚህ አይነት ማስታወሻዎች ነበሩ። ማለት ነው ነገር ግን በአሁኑ ጊዜ በጣም በጣም ነገሮች ከመዘመናቸው አላማችንም ከመበልጸጓ የተነሳ ነገሮች በጣም ተሳስለው መጥተዋል ማለት ነው። አሁን ቀጥታ የአንድን ሰው መልክ ያለምንም ለውጥ እራሱ እንደነበረ በሚታይ ማለት ይሄ የሚጨበጡ የሚዳሰሰው አለም ላይ እንዳለ። የራሱን መልክ ምንም ሳይለወጥ ሳይቀየር ሳይጨመር ሳይቀንስ እንደነበረ ወረቀት ላይ ማሳረፍም ተችሏል ማለት ነው። እና ይህ ምንድነው? የሚያሳየን አለማችን አለማችን የደረሰችበት ስልጣኔ አለማችን ያለችበት የብልጽግና ወይም የተለያዩ እድገቶች እድገቶችን ጥግን የሚያስረዳን ማለት ነው። ስለዚህ እኔ በራሴ ያው እንደ ዘመናዊ ስልክ ተጠቃሚ ፎቶ አለማንሳት ትንሽ ይከብዳል። እና የተለያዩ ሚሞሪዎችን የተለያዩ ማስታወሻዎችን አስቀምጣለሁ ያለፉ የልጅነቴን በተለያየ ሁኔታ ውስጥ ያነሳኋቸውን ፎቶዎች አስቀምጣቸዋለሁ ማለት ነው። ስለዚህ እንደ ማስታወሻነት ያገለግሉኛል ብዬ ስለማስብ አዎ ፎቶ ማንሳት እወዳለሁ የሚለው አጭር መልስ ይሆናል ብዬ አስባለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? በጣም ጥሩ ጥያቄ ያው የቴክኖሎጂ ችግር ሲባል ቴክኖሎጂካል በሆነ ወይም ቴክኖሎጂያዊ በሆነ መንገድ የሚፈታ ችግር ነው ማለት ነው። እና የቴክኖሎጂ ችግር ተብሎ ባህላዊ በሆነ መንገድ ወይም ደግሞ ቀደምት በሆነ ባለፈ ባደፈ መንገድ የቴክኖሎጂን ችግር መፍታት አንችልም ለምሳሌ አሁን አንድ የኮምፒውተር ባትሪ ቢበላሽ እንደ ድሮው አውጥተን ፀሀይ አሙቅን መጠቀም አንችልም ነገር ግን የቴክኖሎጂ ችግር የሚፈታው ቴክኖሎጂ ራሱ ስለሆነ። እያንዳንዱ ቴክኖሎጂ የራሱ የሆነ መፍትሄ አለው ከቴክኖሎጂ ከራሱ ማለት ነው። ስለዚህ የቴክኖሎጂ ችግር በሚያጋጥመን በሚያጋጥመን ጊዜ ከራሱ ከቴክኖሎጂ መፍትሄን እፈልጋለሁ። ያ የማይሆን ከሆነ ከቴክኖሎጂ ካልሆነ ከሌላ ቦታ ማገኛቸው መፍትሄዎች አዋጭ ሊይሆኑ ስለሚችሉ ከራሱ ከቴክኖሎጂ የማገኛቸው መፍትሄዎቹ በጣም አዋጭ እና ዘላቂ ሊሆኑ ይችላሉ ቤት ስለማስብ ማለት ነው። ስለዚህ የቴክኖሎጂ ችግሮችን በራሳቸው በቴክኖሎጂ እፈታለሁ